እግዚአብሔር ይመስገን እስካሁን ካለኝ ቆይታ ግንኙነቴ በጣም ጥሩ ነው እንግዲህ ያጠፋሁት ነገር ካለ ይነግረኛል ማስታከል ያለብኝ ነገር ካለ ይነግረኛል እኔም እሰማዋለሁ ትክክት ከሆንኩኝም ቆንጆ ከሰራሁም ጥሩ ነው የሰራሽው ይለኛል እንደዛ እየሰራን ያለን በጣም ጥሩ ነው ግንኙነቴ እስካሁን በጣም ጥሩ ነው ምንም መጥፎ ቀብታ አንድሮኝ አያውቅም እኔም በጣም አስቀይሜ አላውቅም ስራዬን በስራቱ እሰራለሁኝ በስራ በሰአቱ ቢሮ እገባለሁ በሰአቱ ከቢሮ እወጣለሁ እንግዲህ እስካሁን ደስተኛ እንደሆነ ነው የማውቀው በኔ እኔ እኔም ደስተኛ ነኝ በሱ ጥሩ ግንኙነት ነው ያለኝ።

አዎ በእጄ መጽሐፍ በጣም እወዳለሁኝ ምንድነው ሀሳብ ያምረው ይስጥ ያለውን ሀሳብ ለማስቀመጥ በኮምፒውተር ከምፃፍ። በእጄ ጽፍ የበለጠ ይመጣልኛል ኮምፒውተር ያው ደስ አይለኝም አሁን አሁን በእጄ ስጽፍ የበለጠ ደስ ይለኛል በተለይ በጣም ቁም ነገር የምላቸውን ነገሮች በእጄ ስጽፍ በጣም ደስ ይለኛል ሲጽፍ ሀሳብ ይመጣኛል በስኪብር ወረቀት ላይ በጄ ሲጸፍ ማለት ነው አይ ታዲስ ሀሳቦች ይመጣኛል በዚህ መጽሐፍ በጣም እወዳለሁኝ

አዎ በጣም ጥሩ ግንኙነት አንደኝ በምንም በመጥፎ መታደር ተነካክቼ አይደለም ከማንም የስራ ባልደረቤ ጋር ያው ስንገናኝ ሳያምን አባባ አይደለም ስራ የሚያገናኘኝ ሆኖ በስራ ጉዳይ እንገናኛለን። እኔ ሂሳብ ሰራተኛ ነኝ። እነሱ አብዛኞቹ ኢንጂነሮች አርክቴክቶች ናቸው። እንደማያገናኘንም ለሻይዳ ቡና ቡና የሚገናኝ ነው። ያኔ ለሰላም በፈገግታ በጨዋታ ነው የምንገናኘው። እና በጣም ጥሩ የሰራ ግንኙነት አለኝ ከእነሱ ጋር

በጣም ታሪክ መናገር በጣም ነው የምወደው ደስ ይላል። ያው ታሪካችንን እንደሚቀጥለው ዝግጅት ከምንነግራቸው እናስቀምጥላቸው በአፍ ብንነግራቸው የተሻለ ነው ብዬ ስለማስብ። አያቴም እንደዛ ታደርግ ነበር ለኔ ታሪኳን ትነግረኝ ነበር እና እስታሁን አልረሳውም። እሷ የነገረችኝ ታሪኮች ስለዚህ አሁንም ከታናናሾቼ የኔን ታሪክ ዲያቆን ሊሰሙስ እንፈልግ። ታሪክ መናገር ከአያቴ ተጣጣፈን እንኳን የራሴን እንኳን ባህር የሰማሁትን ከአያቴ ከእናቴ የተጣደፈ ታሪክ እንኳን ቢኖር ታሪክ መናገር በጣም ነው የምወደው ደስ ይላል እኔ እወዳለሁኝ እኔ የሰማሁት ስለማረሳው እስካሁን ስለማስታውሰው። ከታናናሾቼም እንደዛ እንዲሆን ስለምፈልግ ታሪክ መናገር በጣም ነው የምወደው።

አዎ የድሮ ፎቶዎቼን እይዛለሁ አስቀምጣለሁ ያው በእጄ ይዣቸው አልዞርም ቤት ውስጥ ግን በአልበም ተቀምጠዋል። ከልጅነቴ ጀምሮ ገና የስድስት ወር በጣም ህፃን እያለሁ እያጠቡ የተነሳኋቸው ፎቶዎች አሉ። ያነሱኝ እና እነሱን ፎቶዎች ይዛቸዋለሁ እፈልጋቸዋለሁ ለልጆቼ አሳያቸዋለሁ ደስ ይላል በጣም በጣም ደስ ይላል። እኔ እናታችሁ እንደዚህ ነበርኩኝ እያሉ ማሳየት ደስ ይላል። እና አስቀምጣለሁ በደንብ ይዛልሁ የድሮ ፎቶዎቼን

አይ አይደለም በፍጹም አይደለም ይቅርታ ማለቴ በተለይ ጥፋታችንን ያልሆነ አንገት ላይ ይቅርታ በሉ ስንባል ይቅርታ መጠየቅ በጣም ቀላል አይደለም ጥፋታችን ከሆነ ቀላል ነው። ጥፋቴን ካመንኩኝ ለራሴ ባወራ ጥፋቴን ካመንኩኝ ይቅርታ መጠየቅ ለኔ ቀላል ነው። ግን ጥፋቴ ሳይሆን ያ ሰው ወይም ትልቅ ሳውስ ስለሆነ ወይም አለቃዬ ስለሆነ ወይም እሱ ስለሚያኖረኝ እሱ ቤት ውስጥ ለምኖር እንደምኖር ብቻ የሱ የሆነ ጥደኛ ነገር እንደሆንኩ ስተታሰበ ብቻ ይቅርታ ጠይቄ ብባን ይቅርታ መጠየቅ እኔ ቀላ አይደለም። ጥፋቴ ከሆነ ቀላል ነው ይቅርታ መጠየቅ በጥፋቴ ከሆነ ጥፋቴን ካመንኩኝ ይቅርታ መጠየቅ ቀላል ነው ጥፋቴን እስካላመንኩኝ ድረስ ግን ይቅርታ መጠየቅ ክልል አይደለም።

በቢሮ ከሆነ ድግሞ አመታዊ ስጋት አለኝ ደሞዝ ቤት አከፈለኝ መውሰድ ማለት ነው። ሌላ ደግሞ የ የጤና ኢንፍራንስ ነፃ ላይ በፈለኩት ሰዓት የፈለኩትን ነገር ታከሜ። ጤና ኢንሹራንስ ይሰጠኛል እነዚህ ናቸው። ጥቁማ ጥቁሞችን እና ያው ቢሮዎች ቢሮ ውስጥ ነፃ ሻይ ቡና በመክሰስ ሰዓት ደግሞ ቆሎ ኬክ አለ። እነዚህ ናቸው ጥቁማ ጥቁሞቼ በተጠየቅ ትልቅ ጥቅም ብዬ የማስበው ነፃ የጤና ህክምና ነው።

የሃይማኖታዊ ግብር ታከብራለህ? የሚለው ጥያቄ ትክክል አይመስለኝም ሃይማኖታዊ በሀል በዓል ታከብራለህ ወይ ቢሆን ከሆነ አዎ ሃይማኖታዊ በዓሎችን በደንብ አከብራለሁኝ እንደውም አያልፈኝም የትም ነው ባዶ አልፈኝም መስቀልም ይሁን ጥምቀትም ገናም ፋሲካም ከተራም ሁሉንም አከብራለሁ። የኦርቶዶክስ ክርስቲያን እምነት ተከታይነኝ እና ሀገር ውስጥ የሚደረጉትን ቤተክርስቲያናችን የምታደርገውን የእያንዳንዱ ክብረ በዓል አዎ በደንብ ነው ማከብረው ሃይማኖታዊ ክብረ በዓል ከሆነ በደንብ አከብራለሁ በደንብ ምንም አላሳልፍም እንደው በኔ ቤተክርስቲያን የሚደረግ በዓሎች አሁን በየወሩ የምናከብራቸውም በዓሎች አሉ አመታዊ ክብረ በዓል አሁን ታህሳስ አስራ ዘጠኝ የቅዱስ ገብርኤል አመታዊ ክብረ በዓል ነው ህዳር አስራ ሁለት የቅዱስ ሚካኤል አመታዊ ክብረ በዓል ነው ግንቦት አንድ የልደታ ማርያም አመታዊ ክብረበአል ነው ሀምሌ አስራ ሁለትም የቅዱስ ሚካኤል እንደገና ክብረ በዓል ነው ለዚህ እያንዳንዱ ክብረ በዓሎች ካለ በተለየ አመቱ ታቦት የሚወጣባቸውን በደንብ የሚከበሩ በዓላቶችን አዎ በደንብ አከብራለሁ አያልፈኝም ስራም ቢሆን አስፈቅጄም ወጥቼም ቢሆን አከብራለሁ እንጂ አያልፈኝም ሃይማኖታዊ ክብረ በዓል

ሁለት ትራስ ነው ምትጠቀመው። አንዱ ከላይ አንደኛውን ትንሽ ዝቅ አድርጌ ለትከሻየ አንደኛውን ለጭንቅላቴ እንዲሆን አርጌ ነው ምጠቀመው። በጣም ነው የሚመቸው ሁለት ትራስ ሲደረግ። ብዙዎቻችን ምናረገው አንድ ትራስ ነው ብዙዎች ብዙ ሰው የሚያደርገው አንድ ትራስ ነው ለጭንቅላቱ ብቻ ማለት ነው። የዛን ሰዓት ላይ ትከሻችን አየር ላይ ይሆናል እና ይደክማል በጣም። እና እሱን ተገንዝቤ አሁን ከ ለትክሻየ አንድ ትራስ ለጭንቅላቴ አንድ ትራስ ነው የማደርገው። ሁለት ትራስ ነው የምጠቀመው ሁልጊዜ

የድሮ ፎቶዎችን ከሆነ አልበም ውስጥ ነው አልበም ውስጥ ሆኖ ይቀመጣል። ቁም ሳጥን ውስጥ አዳዲስ ፎቶዎችን አሁን በስልክ የምነሳቸውን ግን ያው ክላውድ ላይ ነው የማስቀምጠው። ምንም ይሄ አሳጥቤ ምናምን የምለው ነገር ስለሌለ አስቀምጠዋለሁ ክላውድ ላይ አስቀምጣለሁ አሁን። የበፊቶቹ ግን ያው የታጠቡ የሚታጠቡ ከፎቶ ቤት የሚመጡ ፎቶዎች ከሆኑ ግን አድርጌ ቁም ሳጥኔ ውስጥ ነው የማስቀምጠው። እንደዚህ ነው።

ዝናብ ሲዘንብ እተኛለሁ ጣሪያዬ ቆርቆሮ ስለሆነ ይጮሃል እና በቃ እንቅልፍ ያስመጣል። ብርድ እንኳን ባይሰማኝ እንቅልፌ ይመጣል በጣራው ሲዤው። ስለዚህ እተኛለሁኝ እንትን አልጋዬ ውስጥ ገብቼ ብርድ ልብሴን ተሸፋፍኜ መተኛት ብቻ ነው። ምንም አላደርግም ስልክም አልነካም። ቴሌቪዥንም አልከብትም። ምንም አላደርግም ለላ ስራም አልሰራም። አሁን ማድ ቤት ውስጥ የሚሰሩ ስራዎችንም አልሰራም እተኛለሁ መተኛት ብቻ ነው

አዎ ማብሰል እችላለሁ ግዴታዬን ነው። ሌላ የሚያበስልኝ ሰው ስለሌለ ቁርሴንም ምሳዬንም ራቴንም ራሴ ነው ማበስለሁ። የተለያየ አይነት ምግብ አበስላለሁኝ። እም ስጋም አበስላለሁ አትክልቶቹም አብስላለሁ። የሀገር ውስጥ ምግቦችንም አብስላለሁ የውጭ ሀገር ምግቦችንም አብስላለሁኝ። የማውቃቸውን አሁን የማላውቀውን ነገር ካለ ዩቲዩብ ላይ ሄጄ መስራት ካለብኝ እና እ እቃዎቹ ካሉን። እዚህ ምጨ የምጨምራቸው እቃዎች ካሉኝ በደንብ እንሰራሁ ማብሰል በደንብ ነው ምትችለው ጎበዝ ነኝ ደግሞ ይጠፍጣል ምግቤ።

የማወጣው ቁጥር አስራ ሁለት ነው። ቁጥር ቁጥ ር ቁ ነው በቃ ቁጥር ጥሪ ከተባሉኩኝ ግን የነሱ ቁጥር ነው አፌ ላይ የሚመጣው እወደዋለሁ። ለምን እንደምወደው እኔ የማላውቅም ግን አስራ ሁለት ቁጥርም በጣም ነው የምወደው። እና ጥሩ ነገሮችም ይከሰቱልኛል በአስራ ሁለት በአስራ ሁለት ቀን። ጥሩ ነገሮች ይከሰታሉ ህይወቴ ላይ። ለዛ ነው መሰለኝ። አስራ ሁለት ቁጥርም በጣም ነው የምወደው። ከምንም ቁጥር የበለጠ አስራ ሁለት ቁጥርን ነው እወደዋለሁ።

አዎ ዶሮ አለኝ። ሴት ዶሮ ነው ያለኝ ግን። በጣም ነው የምወዳት። ምክንያቱም በየጊዜው እንቁላል ትሰጠኛለች። ምንም ሌላ ወንድ ዶሮ ሳላስገባ በንፋስ አርግዛ እንቁላል ትጥላለች በየጊዜው እና እወዳታለሁ በጣም። ዶሮ አለኝ። ሁሉም ሰው ዶሮ ቢኖረው ጥሩ ነው ብዬ አስባለሁ። ቢያንስ በየጊዜው አንድ አንድ እንቁላል፣ ሁለት ሁለት እንቁላል ያገኛል። ስለዚህ ዶሮ ቢኖረን ሁላችንም መልካም ነው። ቀለቧም ብዙም አያስቸግርም። ውድ አይደለም ብዙ ቀለባቸውም ራሱ። ቀለቧ ውድ አይደለም ብዙ አታስወጣኝም ትንሽ ነው። እኮ ምንድነው ስንዴ፣ ገብስ፣ በቆሎ ብገዛ ነውደ እነዚህን ነው የምገዛላት በቃ። በየጊዜ በየቀኑ እንቁላል ትጥልልኛለች። ስለዚህ አዎ እወዳታለሁ በጣም። ዶሮ አለኝ አዎ።

አዎ ልብሶቼ በስርዓት የተቀመጡ ናቸው። ሱሪውን በሱሪ አቅጣጫ አንድ ላይ ሱሪዎችን አንድ ላይ ቀሚሶቹን አንድ ላይ ከላይ ማድረጋቸውን ሸሚዞች አንድ ላይ ቲሸርቶቹን አንድ ላይ አድርጌ ለያይቼ ነው የማስቀምጠው። እና በፈለኩት ሰዓት የፈለኩትን ነገር አወጣለሁ እንጂ አልዘበራርቅም። የት ገባ ይሄ ልብስ ብዬ አልፈልግም። በስርዓቱ ስለምደረድራቸው በፈለኩት ሰዓት የፈለኩትን ነገር በቀላሉ አገኛለሁ። ካልሲዎች ለብቻ ፓንት ለብቻ ነው ማስቀመጠው። እና ልክ ማድረግ በፈለኩት ሰዓት ምንም አሁን ሱሪ ከፈለኩኝ ሱሪ ያስቀመጥኩበት ቦታ ሄጄ ብቻ ነው የምፈልገው፤ እንጂ ሙሉ ሙሉ ሳጡንም አልበረብርም። ስለዚህ እሱ ነገር ደስ ነኝ ሰለሚለኝ ስለማያስለፋኝ በስርዓቱ ማስቀመጥ የበለጠውን ደስ ይለኛል። እና ልብሶችን በስርዓት ነው የማስቀምጠው፤ ልብሶችን በስርዓት የተቀመጡ ናቸው አዎ።

አዎ በጣም እወዳለሁኝ ሙዚየም መሄድ በእረፍት ቀናቶቼ ቅዳሜና እሁድእሄዳለሁ። ሙዚየም ምክንያቱም በቃ በየቀኑ በቀን ከቀን ህይወቴ የማላያቸውን ነገሮች እዛ ላይ አያለው። የድሮ ቅርሶቻችን የአባቶቻችን ነገር እዛ በደንብ ስለሚታይ አሁን በአይኔ ማየት የማልችላቸውን እነ አምበሳ እነ ዝሆን እዛ በቅርጽ ተደርገው ደርቀው ለማገኛቸው። የተለያየ ታሪክ የአባቶቻችን የጦርነት ታሪክ። ያሽነፋቸውን አሁን የድሮ ሰዎች እና ሉሲ ምናምን የቅሬተ አጽሞች እነሱን ስለማይ ስለእነሱ ስለማነብ ስለተለያዩ አካባቢዎች በደንብ ስለሚያስረዳን። በጣም ነው የመውደው ሙዚየም መሄድ በቃ አዲስ ነገር አገኛለሁ አዲስ ነገር አያለሁ። በቀን ከቀን ህይወቴ ውስጥ የማላገኘውን ነገር እዛ ስለማገኝ ሙዚየም መሄድ በጣም ነው የምወደው

በፊት ልጅ እያለሁኝ በእርሳስ ነበር የምጽፈው። አሁን ግን በብእር ነው የምጽፈው። ምክንያቱም ያው በእርሳስ የተጻፈ ነገር ለመጥፋት ይቸኩላል፤ ይጠፋል በደንብ፤ ሲተሻሽ ይጠፋል፤ በሰው እጅ ይጠፋልደ ስለዚህ በብእር ጽፌ ነው የማስቀምጠው። ምክንያቱም ረጅም ጊዜ እንዲቀመጥልኝ የምፈልጋቸውን ነገሮች በተለይ በብእር ነው የምጽፈው። እርሳስ ስለሚጠፋ ማለት ነው እንጂ እስራስም እወዳለሁ። ግን በብእር ብጽፍ የበለጠ እመርጣለሁ አሁን በዚህ ስዓት።

የምጽፈው በቀኝ እጄ ነው። ከበፊት ጀምሮ በግራ እጄ ሞክሬ አላውቅም ጽፌ አላውቅም በግራ እጄ ቀኝ እጄን አሞኝ ስለማያውቅ ተጎድቼ ስለማላውቅ በቀኝ እጄ ነው የምጽፈው። ወላጆቼም ከህፃንነቴ ጀምሮ ሲያስለምዱኝ በቀኝ እጅሽ ጻፊ ብለው ነው ያስለመዱኝ። በቀኝ እጄ እጽፋለሁ በቀኝ እጄ እበላለሁ ሁሉም ነገሬን በቀኝ እጄን የማደርገው እና በቀኝ እጄ ነው የምጽፈው።

አዎ ሹራብ መስፋት እችላለሁኝ። ከልጅነታችን ጀምሮ የእጅ ስራ ክፍለ ጊዜ ተብሎ እንማር ነበረ መምህራችን አስተምሮናል እና ደግሞ እናቴም በደንብ ትሰራለች ሹራብ ትሰፋለች። እና እሷ አስተምራኛለች በዛ ምክንያት በደንብ መስራት እችላለሁ ሹራብ መስራት እችላለሁኝ። በኪሮሽም ይሁን በመርፌም ቢሆን በዳንቴል መስሪያም ቢሆን ሹራብ መስራት በደንብ ነው የምንችለው መስፋት። አልሰራሁም የምንበልም

በበጋ ወቅት ያው ሰራተኛ ነኝ ስለዚህ ቢሮ እሄዳለሁ እሰራለው ስራዬን አለባበስ ላይ ከሆነ ደግሞ ከላይ ሳሳ ያሉ ሸሚዞች ያው ፀሀይ ስለሚሆን በጣም ስለሚሞቅ ያው ወፍራም ነገር አላደርግም ሳሳ ያለ ሸሚዝ ከታች ደግሞ ቀሚስ ጫማ ደግሞ ሰንደል ጫማዎች አደርጋለሁኝ። በቃ እንደዚህ ነው እንግዲህ ቀኔ የሚያልፈው እንደዚህ ቀለል ያሉ ልብሶችን አድርጌ እሀዳለሁ ከዛ ቢሮ ነኝ የቢሮ ስራ እሰራለሁ በዚህ ነው ወቅቴን የማሳልፈው።

እምገዛው እቃ በኖረኝ ሰዓት ሁሉ ወደ ገበያ እሄዳለሁ፤ ቋሚ ፕሮግራም የለኝም ግን መግዛት ያለብኝ ነገር ካለ ወደ ገበያ ይሄዳለው። አሁን ለምሳሌ ቤቱን ውስጥ ዘይት ካለቀ፤ ሽንኩርት ካለቀ፤ ባለቀበት ሰዓት ነው ህጄ የሚገዛው። በተረፈ ደግሞ ልብስ ጫማ ምናምንም መግዛት ባለብኝ ሰዓት ያስፈልገኛል ብዬ ባሰብኩት ሰዓት ነው የምገዛው። የሆነ ገደብ ያለው ነገር የለኝም ግን በመግዛት ያለብኝ ነገር ካለ መግዛት ባለብኝ ሰዓት እሄዳለሁ የትኛውም ነገር አልቆልብኝ አሁን ይሄ ያስፈልገኛል በምንበት ሰዓት ምግብም ሆነ ጫማም ሆነ እቃዎቹም ሆኖ ስልክ እንኳን ቢሆን አረጀብኝ ስልኬን ለውጥ ባሰብኩበት ሰዓት ነው ወደ ገበያ የምሄደው እንጂ ቋሚ ፕሮግራም የለኝም።

ሰዎችን በማንነታቸውን ማስተዋወቁ። ባልደረቤ እኮ ነው። እስከ ሰው ሳተዋወቅ። ባንደረቤ ነው ባንደረቤ ናት ብዬ ማስታወቅ አሁን እህት ወንድሜን ስታስተዋውቅ እህቴ ናት ወንድሜ ናት ብዬ የማስተዎውቀው። እናቴን ከሌሎቹ ሳስተዎዉቅ እናቴ ናት ብዬ ነው የማስተዎዉቀው። ያው እውነት ከእኔ ጋር ያላቸውን ግንኙነት በመናገር ነው የማስተዋውቀው። እንደዚህ ማስተዋውቃቸውም በአካል ማለት ነው። ሰዎችን ማስታወቂያ ብዙ ጊዜ አንዳንዴም በስንት በድምጽ አስታውቄ አውቃለሁኝ። ድም ብዙ ጊዜ በአካባቢ ማስታወቂያ

የልጅነት መኖሪያ ቤቴ ብዙ ክፍሎች ያሉት የጭቃ ቤት ነበረ ብዙ ክፍሎች ነበሩት የልጆች መኝታ ቤት፣ እቃ ቤት፣ ሳሎን የአዋቂዎች መኝታ ቤት በረንዳ ነበረን በረንዳ ላይ ኳስ ምንጨዋትበት በረንዳ አለ ጓሮ አለ የልጆቹ የምንጫወትበት ጓሮ አለ የዉሾት ቤት አለ። ሁለት ዉሾች አህቶች ዉሻ ነበረ እና የዉሾች ቤት አለ። እንደዚህ ነበር የልጅነቴ መኖሪያ ቤቴ።

አዎ ቅጽል ስም አለኝ አንድ ብቻ አይደለም ብዙ ነው ቅጽል ስሜ ሁሉም ሰው እንደፈለገ ራሱ ባወጣልኝ ነው የሚጠራኝ። አሁን ወንድሜ ኑኑ ይለኛል። እህቴ ሜሮን ትለኛለች። ሌላኛው እህቴ ደግሞ ቤቢ ትለኛለች። እናቴ ውዴ ትለኛለች። የወንድሜ ልጆች ኪኪ ይሉኛል እና ብዙ አይነት የቅጽል ስም አለኝ። እና ሁሉም ሰው ራሱ በፈለገው መንገድ ነው የሚጠራኝ ራሱ ባወጣልኝ ስምና ብዙ ቅጽል ስሞች አሉኝ። ያው

እጅ መጨባበጥ ግዴታ ነው። ያው ሰዎችን ስንገናኝ በባህላችን በእጅ የምንጨባበጠው ብዙ አልውድም። እኔ ምክንያቱም ያ ሰው ምን ነክቶ እንደመጣ አላውቅም። ምንም ሰው ንጹህ ሆኖ ይመጣል አይባልም የሆነ ቆሻሻ ነገር ነክቶ ሊመጣ ይችላል። ሳያጸዳ ሳይታጠብ ይመጣል ይችላል። እና በእጅ መጨባበጥ አሉትም ግን መጨባበጥ አለው ግዴታ ነው። በተለይ ስራ ላይ ደንበኞች ሲመጡ ያው ተጨባብጠን የምንጀምረው ወሬያችን እጨባበጣለሁ። ግን አልወድም በእጅ መጨዋብጥ አልወድም። ምክንያቱም አንዳንድ ሰው ንጽህናውን አይጠብቅም።

አዎ እያመራን ነው አለኝ። አሁን ቢሮ ውስጥ ይሄ ሂሳብ ክፍል የምመራው እኔ ስለሆንኩኝ የአመራር ሜራ ሚና እንዴት? ከስርዬ እንዴዎች ይሄ ትያንሽ። አራት ሺህ ጀማሪ ሂሳብ ሰራተኞች አንዱ እና እነሱም እንቆጣጠረው እኔ ነኝ። እነሱ የሰሩትን ስራ የማየው የምገመግመው ትክክል ነው አይደለም ብዬ የምንነግረው እኔ ስለዚህ። ያመራር ወይና አለኝ። እና ጥሩ ጥሩ ነኝ ብዬ አስባለሁ አመራር ላይ። እንግዲህ እስካሁን ምንም ቅሬታ አቀረበብኝም። ጥያቄው ያመራር ሚና አለኝ

አዎ በደንብ ኢሜል እጠቀማለሁኝ። ይሄ ትናንሽ የግል ጉዳዮች የጓደኛ ጉዳዮች ምናምን ሲሆን በቴሌግራም በዋትሳፕ እገናኛለሁ ግን ቁም ነገር የስራ ጉዳይ። ከትላልቅ ሰዎች ጋር የማደርገው ይሄ ቁም ነገር የሚባሉ ጉዳዮችን ግዴታ በኢሜል ነው የምንነጋገረው። መቼስ ቴሌግራም ላይ ዋትሳፕ ላይ አልጽፍም ለስራ ጉዳይ የሆነ ነገር ላይ በኢሜል መልእክት ከተላከልኝ በኢሜልም እመልሳለሁ። ስለዚህ ኢሜል ግዴታ ነው። ኢሜል እጠቀማለሁኝ አዎ

አዎ በተፈጥሮ ውስጥ ምን ትወድዳለሁ? እድሉን ካገኘሁ በጣም ነው ደስ የሚለኝ። ይሄ ጸጥህ አካባቢ ከተማ ወጣ አካባቢ ጭር ያለ ዛፎች፣ ወፎች ብቻ፣ ያሉበት እንደ መለስተኛ ጫካ የሆነ ነገር በጣም ነው የማወደው። ጸጥ ቦታ ከራሴ ጋር ከአምላኬ ጋር ከተፈጥሮ ጋር ማውራበት በጣም ነው የምወደው። እና እንደዚህ አይነት ፎቶ ደስ ይለኛል። ከተፈጥሮ ጋር በደንብ በተፈጥሮ ውስጥ መራመድ በጣም ነው የምወደው። ለዚህ ጽጥ ያለ ቦታ በተለይ ሰው የማይበዛበት ዝም ያለ። ከራሴ ጋር ማውራበት ቦታ በጣም ደስ ሚለን እወዳለሁ በጣም።

ስልክህን ምን ያህል ጊዜ ትሞላለህ? የሚለው ካርድ ካርድ ከሆነ ያው ካርዴ ሲያልቅብኝ የሞላሁት ካርድ ሲያልቅብኝ ነው ይሄ ባትሪ ቻርጅ ማድረግ ከሆነ ደግሞ በቀን አንዴ ሞላለውኝ ብዙ ስለማነካው ይጠቅመኛል አንዴ የሞላሁት ከጧት ጀምሮ እስከማታ ድረስ ያስጠቅመኛል። ባትሪ ከሆነ እንደዛ በሙሉ ቀን እጠቀምበታለሁ። ካርድ ከሆነ የሃምሳ ብር ካርድ ከሞላሁኝ ለአንድ ሳምንት ይጠቅማል። እንደዚህ ነው እኔ ስልክ አጠቃቀሜ። ጥያቄው ግልጽ ስላልሆነ ሁለቱንም የነሳሁት።

እሳት ማንደድ አዎ እችላለሁኝ። እንጨት ካለ ክብሪት ካለን አይከብድም። የበለጠ ደግሞ አቀጣጣዮች ደግሞ ይሄ የተሰነጣጠቁት ትናንሽ እንጨቶች ወይም ወረቀት ወይም ጋዝ ካለ በጣም ቀላል ነው። እሳት ማንደድ እችላለሁኝ አዎ። ወይም ላይተር ካገኙኝ እሳቱን መለኮሻ እንደዛ ካገኙኝ እሳት ማለቅ እችላለሁኝ።

በባህላችን ሰርግ የሚከናወነው ያው የተለያዩ አይነት ምግቦችን በመስራት በመጨፈር ጎረቤት ጎረቤቱን በማገዝ ተባብሮ አንድ ላይ አንድ ላይ በመስራት አንድ ላይ በመደሰት ነው የሚከበረው። ያው ወንዱ ከሆነ ሽማግሌ ይልካሉ ለሴት ቤተሰብ ለማስፈረም ማለት ነው። ወንዶች ይልካሉ ከዛ በኋላ ሽምግልናም ከተቀበሉት በኋላ ድግሱ ይጀመራል። ይደገሳል ወንድ ቤት ነው ብዙ ጊዜ የሚደገሰው ሴት ቤት። ሴት መውጣት ብቻ ነው ከቤቷ መውጣት ብቻ ነው። ወንድ ቤት ይደገሳል። ሰው ይጠራል ያው ተጋባዥ እንግዶች ይጠራል። ያው ዘፍ በአሁን ዘመን በዲጄ ሆኗል። በበፊት ዘመን በባንዶች ነበሩ ባንድ ይጠራል በአንድ በባንድ ይዘፈናል ጨፈራል። የተለዩ አይነት ምግቦች ይሰራሉ። ከዛ በኋላ ከሰርጉ በኋላ ደግሞ ያው መልስ የሚባል አለ መልስ ይጠራል። የሴቷ ቤተሰብ ማለት ነው። መልስ የሚጠራው ደግሞ መልስ ሲጠራሉ ያኔም የበላል ይጠጣል ምግብ ይሰራል ይጨፈራል። እንደዛ ነው። በአብዛኛው በአንድ እንደዚህ ነው። በቤተክርስቲያንም አለ ሳርግ ግን በባህላችን ውስጥ በቤተክርስቲያን ሰርግም አለ። ያው በዘፈኑ ፋንታ መዝሙር ይደረጋል እንጂ ያው ነው ተመሳሳይ ነው ይጠጣል ምግብ እና መጠጥ ግዴታ ነው። ምግብ እና መጠጥ ይኖረዋል እሱ አይቀርም። በተለያየ አይነት ምግብና መጠጥ ይኖራል አብዛኛው ጊዜ ስጋ ያለበት ነገሮች ይኖራሉ። እንደዛ ነው። እንግዲህ ጎረቤት ጎረቤቱን በመርዳት ዘመድ አዝማድ ተሰብስቦ አብሮ በመጫወት አብሮ በመስራት የሰርገኛዋን ቤተሰብ በማገዝ በጉልበት ሊሆን ይችላል በገንዘብ ሊሆን ይችላል። የሰርግ የሚያከነወነው ሰው ቤተሰብ በማገዝ እንደዚህ የሚከነወነው ነው። መብለት መጠጣት መጨፈር ነው። እንግዲህ ይሄ ነው የሰርግ በባህላችን በባህላችን የሚደረገው ነገር

አይ አሁን አቁም ያለው በፊት ትጠቀም ነበር ሞባይል እንዳታ። አሁን ግን ዋይፋይ ስለኖረኝ ስለ ገዛው ፋይ። ጠቅማ አቁሚያን ደግሞ ባይል ዳታ አያዋጣም በጣም ኪሳራ ነው። በጣም ይቆጥራል ስለዚህ ትቼዋለሁኝ እሱን። ሞባይል ዳታ መጠቀም ትቼዋለሁ አሁን ዋይፋይ ነው የምትጠቀመው ግን። ያው በፊት ይጠቀም ነበረ ስለ ማያዋጣኝ የተወቱስን ትቼ። በየጊዜው ትንሽ ትንሽ ገንዘብ ስለምናወጣ በዳታ አይሰማንም እንጂ ብናጠራቅመው በጣም ብዙ ብር ነው ለዋይፋይ ከምናወጣው በላይ ነው። ለዳታ በየጊዜው በየቀኑ በየሳምንቱ የምናወጣው የምንመውጣው። እና አሁን ትቻለሁ ዳታ መጠቀም ትቻለሁ አሁን።

በዓል ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰበሰባል። አዳዲስ ልብሶችን እንገዛለን ጽጌሬዳ እና እንጀራ እናዘጋጃለን ቤቱን እናጸዳለን። አበባዎችን እናስቀምጣለን። ጎረቤቶች እርስ በእርሳቸው ይጎበኝ ይጎበኛሉ። ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን። ሀገሪኛ ዘፈኖችን እንዘፍናለን። የቤተክርስቲያን ዳዊት ይሰማል ሁሉም ሰው በረከት ይለወጣዋል ይለወጣል። ይህ የባህል ጊዜ ነው። በዓላት ህይወት ይሞላሉ

የባህላዊ ዳንስ መማር ጀምሬያለሁ እስክስታ በጣም ውብ ነው። እግሮች እና ትከሻዎችን በልዩ መንገድ እንጠቀማለን የሙዚቃው ምትን ለመከተል መከተል አለብን መምህሩን እንቅስቀሴዎችን ያሳያል። እኛም እንደግማለን በመጀመሪያ ከባድ ነበር። አሁን እየተሻልኩ ነው። ከተማ ከሌሎች ተማሪዎች ጋር እንለማመዳለን። ሁላችንም አብረን እንደምናለን ባህላችንን መጠበቅ አስፈላጊ ነው። በበዓለት ላይ እናቀርባለን። ዳንስ ደስታ እና ኩራት ነው። ይህ የኛ ማንነት ነው

የአካል ብቃት እንቅስቃሴ መደበኛ ማረግ ጀምሬያለሁኝ። ሳምንት ሶስት ጊዜ እሞክራለሁኝ ጠዋት ለመነሳት ከባድ ነው። ግን ከተለማመድኩኝ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁኝ። አንዳንድ የመታጠፍ እንቅስቃሴዎች አደርጋለሁኝ። አካሌ እየተለወጠ ነው። የበለጠ ጥንካሬ ጥን ጠንካራ ይሰማኛል። ጤናዬም እየተሻለ ነው። ጓደኛ ጋር አብሮ መስራት ያበረታታል ያበረታታል። እርስ በእርሳችን እን እንደጋገፋለን ለሰላ ደቂቃ ለሰላሳ ደቂቃ ያህል ይወስዳል። ይህንን እንደ ልምድ ለማ ለማድረግ እፈልጋለሁ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

ስልኬን በጣም እጠቀማለሁ ሁሌ እየፈተሽኩ ነው። በማለዳ ምን ምን ገና ነቅቼ እመለከታለሁ የማህበራዊ ሚዲያ መተግበሪያዎችን እከፍታለሁ። ወዳጆች ምን እያደረጉ እ እያየሁ ነው። መልእክቶችን እመልሳለው ስ ሰዓታት ያልፋሉ። ይህ ጤናማ አይደለም። ሌሎች ነገሮችን ማድረግ አለብኝ። እንደ ማንበብ ወይም ያ ከ የአካል ብቃት እንቅስቃሴ። ግን ስልኬ ያስገፍፈኛል ያስገርፈኛል አስተያየቶችን ማንበብ እወዳለሁ ቪዲዮዎችን እመለከታለሁ የስክሪን ጊዜን መቀነስ አለብኝ። ተጠቃሚ መሆን ይቻላል ሚዛን ማግኘት ያስፈልጋል። ስልኮች ጠቃሚ ናቸው። ግን ቁጥጥር ያስፈልጋል

የእለት ምሳ ጊዜ መጣ ከቢሮ እወጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው። እናቴ እንጀራ እና ወጥ ፈጥራለች። የማይክሮዌብ አስቀምጠዋለሁ። በወደድኩት ቦታ ተቀምጬዋለሁ ባልደረቦቼ አብረው አብረው እንበላለን። ስለተለያዩ ነገሮች እንነጋገራለን። አንዳንዶች ስላጋጠማቸው ነገሮች ይዘክራሉ። ሌሎች ስለ ቀልዶች ይነግራሉ። ይህ እረፍት ጊዜ ነው። ሰዓት አንድ ስላላት ስላለባት ከዚያ ወደ ስራ እንመለሳለን። የሚሳ የምሳ ጊዜ እረፍት። የምሳ ጊዜ አስፈላጊ እረፍት ነው

ከማህበራዊ ሚዲያ እረፍት አስታለው። ብዙ ጊዜ እየወሰደብኝ እየወሰደኝ ነው። ሁሌም እያወዳደርኩ እገኛለው። ልጆች ምን እያደረጉ አያለው ይህ የአእምሮ ጤና ላይ ይጎዳል። ተግባሪዎቹን ሰርዛለሁ ፥ለአንድ ወር መሞከር እፈልጋለሁ፥ የእውነተኛ ህይወት ግንኙነት አተኩራለሁ፥ ከእውነተኛ ሰዎች ጋር እነጋገራለው፥ መጽሐፍ ማንበብ እችላለው፥ ባትክልት መስራት እችላለሁ። ጊዜዬን ለተሻለ ነገር እጠቀማለሁ። በመጀመሪያ ከባድ ይሆናል ግን ይኸው መሞከር ያስፈልጋል፥ ሚዛን ማግኘት አለብኝ፥ ማህበራዊ ሚዲያ መሳሪያ መሆን አለበት፤ ህይወት አይደለም።

ገበያም መሄድ አስደሳች ነው በየሳምንቱ እሄዳለሁ። ብዙ ነገሮች አሉ አትክልክትና ፍራፍሬ እገዛለሁ። ሻጮቹም ጥሩ ጥሩዎች ናቸው። ዋጋ እንነጋገራለን አንዳንድ ጊዜ ትንሽ እቀንሳለሁ። ደረቅ እቃዎችንም እገዛለሁ። ልብሶች በብዛት አሉ ድ ድምጽና እንቅስቃሴ ይሰማል። ገበያው በጣም ተንቀሳቃሽ ነው። ትኩስ እቃዎች ማግኘት ይች ደስ ይላል። የቤት እቃዎች ሁሉ ይገኛሉ። ይህን እለት ሁሌ እጠብቃለሁ። ከረ በከረጢት እሸከማለሁ

ዛሬ ትራፊክ በጣም ይበዛል። ለሰአት ያህል አንንቀሳቀስም መኪናዎች ረዣዥም ወርፋ ፈጥረዋል። ሁሉም እየጮሁ ናቸው ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱ ይነጋገራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጭ እመለከታለሁ ፀሀይ በጣም ተቀጥተላታለች ሙቀቱ ይበዛል መዘግየቱ ያበሳጫል። ለስብሰባዬ ዘግቼ እደርሳለሁኝ መልእክት መላክ አለብኝ። ትራፊክ ከተማውን ችግር ነው። ትዕግስት ያስፈልጋል በመጨረሻ ይንቀሳቀሳል

ዛሬ ምሽት የፊልም ምሽት ነው። ጓደኞቼ ይመጣሉ አዲስ ፊልም መምረጥ አለብን። ምናልባት አስቂኝ ወይም ድራማ። ፖፕኮርን ማዘጋጀት ጀምሬያለሁ መጠጦቹም አዘጋጅቻለሁ። ሁሉም ሁሉም በሶፋ ላይ እንቀመጣለን መብራቱን እናጠፋለን። በትልቁ ስክሪን እንመለከታለን። አንዳንድ ጊዜ እናስ እናስቀል እናስ እናስቀዳለን። አስደሳች ክፍሎች ላይ እንወያያለን። ፊልሙ ካለቀ በኋላ እንነጋገራለን። ምን እንደወደድን እናጋራለን። የፊልም ምሽት መዝናኛ ጊዜ ነው። ጓደኞች ጋር ጊዜ ማሳለፍ ይበልጣል።

የንግድ አውታር መረብ ዝግጅት ላይ ነበርኩኝ። ብዙ ባለሙያዎች ተተስቧል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ። ግን ወደ አንድ ቡድን ቀረብኩኝ ራሴን አስታውቂያለሁ። ስለ ስራዬ ተናግሬያለሁ። ሌሎችስ ለእነሱ ነግረውኛል። የንግድ ካርዶችን ተለዎወጥን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰርተውኛል። የመገናኘት ግንኙነት መፍጠር ያስፈልጋል። ምናልባት ለወደፊት መተባበር እንችላለን። ይህ እድል አመሰግናለሁ። የስራ አውታረ መረብ ለእድገት አስፈላጊ ነው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

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነት ጀምሮ አንዳንዶቹ አሉ። እርስ በእርሳችን እንረዳዳለን በችግር ጊዜ ይቅራርቡኛል። በደስታ ጊዜ አብረውኝ ይስቃሉ። ሚስጥሮችን እንለዋወጣለን በየቂዳ በየቅዳሜው አብረን እንሰባሰባለን። ቡና እንጠጣለን ታሪኮችን እንነጋገ እንነጋገራለን። አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን እንቅርታ እንጠያየቃለን። ጓደኝነት እምነት ያስፈልገዋል። እውነተኛው ጓደኞች እድለኛ ያደርጉሃል። ከእነርሱ ጋር መሆን ደስ ይላል።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

ለደንበኞች አቀራረብ እያዘጋጀሁ ነው በመጪው ሳምንት ይሆናል ስላይዶች ማዘጋጀት አለብኝ መረጃ በግልጽ መቅረብ አለበት ምስሎችና ግራፎች ያስፈልጋሉ በድምጽ ከፍ አድርዴ መለማመድ አለብኝ በራስ መተማመንን ማሳየት አለብኝ ጥያቄዎች መመለስ እችል የቡድን አባላት ያጉዙኛል። አስተያየታቸውን እጠይቃለሁ። አቀራረቡን እናሻሽላለን። በዓልኝ በጣም አስፈላጊ ነው ግን መዘጋጀት አለብኝ ደንበኞች በሙያዊነት እንደምንሰራ ማየት አለባቸው በመጨረሻ ስኬታማ ይሆናል ተስፋ አደርጋለሁ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

ሳምንት ውሃ ጥረት አለ። በየቀኑ አይመጣም። በቦታው ላይ ሙሙላት አለብን። ማለዳ ላይ ለሚመጣው ጊዜ እንጠብቃለን። ጄሪካኖችና ባልዲ ማዘጋጀት አለብን። ሁሉም ጎሮቤቶች ይመጣሉ። ረጅም መስመር ይፈጠራል። መጠበቅ ያሰለቻል። ግን ምርጫ የለም። ውሃ ለህይወት አስፈላጊ ነው። መፍጠር አንችል ይሆናል። ለማጠብና ለማብሰል እንጠቀማለን። በጥንቃቄ መጠቀም አለብን። ውሃ ከፍተኛ ዋጋ አለው። ይህ ችግር ይፈታ ዘንድ ተስፋ አደርጋለሁ።

ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ መግብ ታዘጋጃለች። እህቶቼ ረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንነጋገራለን። እያንዳንዱ የእለቱ ታሪክ ይናገራል። አባቴ ይስቃል እናቴ ትከተላለች። ወንድሜ አዲስ ነገሮችን ይናገራል። እኔም የእለቴን ልምድ አጋራለው። እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። የምሽቱ በየምሽቱ ይህንን እናደርጋለን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

በየሳምንቱ ቤተሰቤን እደውላለሁ። ከቤት ርቄ ስለምኖር። እናገራለሁ እናቴ ሁሌ በደስታ ትመልሳለች። ስለ ሁሉም ነገር ትናግረኛለች። አባቴም መልስ ይሰጣል። እህቶቼ ደስታቸውን ይጋሩናል። እናቃንሳለን። ስለ አዲስ ነገሮች እንነጋገራለን ለቤት ወሬዎችም እሰማለሁ አንዳንድ ጊዜ። ይናፍቀኛል ግን ድምፃቸውን መስማት ያስደስተኛል። ከዚያ ሁሉም ነገር። እንዴት እንደሆነ እረዳሃለሁ። ግንኙነት በጣም አስፈላጊ ነው። ቤተሰብ ሁሌ በልቤ ውስጥ ናቸው

የእለት ምሳ ጊዜ መጣ ከቢሮ እጣለሁ አንዳንድ ጊዜ በካፍቴሪያ እበላለሁ። ዛሬ ከቤት አምጥቼ ነው። እናቴ እንጀራና ወጥ ፈጥራለች። በመክረብ አሞቃዋለሁ በወደዳችሁ ቦታ ተቀምጫለሁ ባልደረቦቼ አብረውኝ እንበላለን። ስለተያዩ ስለተለያዩ ነገሮች እንነጋገራለን። አንዳንድ ስላጋጠማቸው ነገሮች ይዘክራሉ ሌሎች በቀልዶች ይናገራሉ ይነግራሉ ይህ የእረፍት ጊዜ ነው። አንድ ሰዓት ስላለባት ከዚያ ወደ ስራ እንመለሳለን። የሚሳ የምሳ ጊዜ አስፈላጊ እረፍት ነው